እኔ በምን ሰዓት ትነሳለህ የሚለው ሀሳብ እኔ አብዛኛው ጊዜ የምነሳው ከጠዋቱ አስራ ሁለት ሰዓት እስከ አንድ ሰዓት ባለው ሰዓት ልንነሳ እችላለሁ። ግን አብዛኛው ጊዜ እኔ የምነሳው አስራ አንድ ሰዓት ሻርፕ እነሳለሁ። እና ተነስቼ የተለያዩ ስራዎችን እሰራለሁ። ለምሳሌ ስፖርት እሰራለሁ ጸሎት እጸልያለሁ። የአካል እንቅስቃሴ አደርጋለሁ እነዚህ በሙሉ ማድረጋቸው እኔ በጧት ቀደም ብዬ ተነስቼ ነው የምፈጽማቸው እና እነዚህ ስራዎቼ በአግባቡ ተዋጥቼ ወደ ቀጣይ ስራዎቼ አልፋለሁ ማለት ነው። እና በጊዜ መነሳት በጣም ብዙ ጥቅም አለው። ስለዚህ በጣም ብዙ ጥቅም ስላለው እኛ ቀድመን በጥዋቱ ለመነሳት መሞከር በጣም አስፈላጊና ወሳኝ ነገር ነው። ምክንያቱም ቀስ ብለን ከተነሳን እንጨነቃለን ስራችንን በአግባብ አንወጣም። ስለዚህ እያንዳንዱ ሰው እዚህ አለም እሚኖር በጊዜ መነሳት ቢለምድ ስራዎቹ በፍጥነት እንዲያሳካና ውጤት ያለው ተግባር እንዲያከናውን ያግዘዋል ማለት ነው። ስለዚህ እኔ ሁል ጊዜ እምነሳው ከጠዋቱ አስራ አንድ ሰዓት ነውና ከተነሳ በኋላ ጸሎት ጸልዬ የአካል እንቅስቃሴ አደርጋለሁ። የአካል እንቅስቃሴ አድርጌ ደግሞ ቀጠል አድርጌ ወደ ተለያዩ ተግባሮቼ ወይም ስራዎቼ እገባለሁ ማለት ነው። ስለዚህ በቀን አንድ ሰው መተኛት ያለበት ሰዓት ከስድስት እስከ ዘጠኝ ሰዓት ቢሆን የተሻለ ይመስለኛል እንደ እኔ ማለት ነው። እና ከዘጠኝ ከስድስት እስከ ዘጠኝ ሰዓት ተኝቶ ቢነሳ በጣም ብዙ ተግባራትን ያከናውናል። አይምሮውም በጣም ጥሩ የሆነ እና ከዛ በላይም ቢበዛም በሽታ ነው ካነሰም ቢያንስም በሽታ ነው። ስለዚህ እያንዳንዱ ሰው ሰአቱን ማወቅ አለበት እሚተኛበት ሰዓት እሚነሳበት ሰዓት እሚሰራበት ሰዓት እና እሚዝናናበት ሰዓት እቅድ ማውጣት ማውጣት በጣም ወሳኝ ነገር ስለሆነ እያንዳንዱ ሰው በእቅድ መሰረት እንዲጓዝ እኔ አሳስባለሁ ማለት ነው

ጫጫታ ታገኝበት ትችላለህ ሚለው? ጫጫታ ያለበት ቦታ ትገኛለህ ወይ እንደማለት ነው? እና አዎ ጫጫታ በሚገኝበት ቦታ እገኛለሁ ልገኝ እችላለሁ። እና ጫጫታ ሚገኝበት ማለት። አንደኛ ጫጫታ ሚሆን አብዛኛው ሰው በጣም ብዙ ሰው በሚሰበሰብበት ቦታ ጫጫታ ይፈጠራል ለምሳሌ በገበያ ቦታዎች በስራ ቦታዎች እና በመዝናኛ ቦታዎች በጣም ከፍተኛ ጫጫታ ሊቆይ ይችላል በነዚህ ቦታዎች ማለት ነው። እና ጫጫታ ሲኖር አንዳንድ ሰዎች በጣም ይረበሻሉ የተለያየ አእምሮአቸውን የመድከም ስሜት ይሰማዋል። ለምሳሌ በመጠጥ ቤቶች ይጫጫታ ካለ አንድ ሰው ቶሎ እንዲሰክር ያደርገዋል እና እነዚህ ሁሉ ጫጫታ የሚያመጣቸው ናቸው። ለምሳሌ ኳስ ካለ። ቀጥታ ሚተላልፍ በኳስ ሜዳ ያለ ይሄ ሁሉ ሰው በጣም ከባድ ጫጫታ አለህ። እና ጫጫታ አንድ የማይወድ ሰው አለ የሚወድ ሰውም አለህ። ለምሳሌ በጣም ቡዙ ጫጫታ ባለበት ሄዶ ሚዝናና ሰውም አለ። ስለዚህ እኔ ግን በጣም ወጣ ያለ የጫጫታ የሚገኝበት ቦታ ቢገኝም አልወደውም። ምክንያቱም እኔ ጫጫታ ያለ ሰው የበዛበት ቦታ ደስ አይለኝም። ሰው አነስት ያለበት በጣም ጸጥም ያላለ እና ስለ ስራ ብቻ ሚወራበት ቦታ ከሆነ። ለኔ ከማንም በላይ ሚስማማኝ እና ደስ የሚለኝ ነገር ነው። ስለዚህ ጫጫታ ታገኝበት ትችላለህ? የሚለው አዎ ጫጫታ አገኛለሁ። እና ሁል ጊዜ ባገኝም ግን ምንም አይደለም አልፌው ነው የሚያልፈው።

ሩዝ ትወዳለህ? ለሚለው አዎ ሩዝ እወዳለሁ። ሩዝ ሚሰራው አብዛኛው ጊዜ ከፋብሪካ ቢሆንም መሰረታው ነገሮች የሚጠቀመው ግን ከተለያዩ የእርሻ አይነቶች ናቸው። ለምሳሌ እነዚህ የእርሻ አይነቶች ከምንላቸው ሩዝ ሚሰራበት አብዛኛው ጊዜ ከስንዴ ነው። ሩዝ እና ፓስታ ከስንዴ ይሰራሉ ማለት ነው። እና እነዚህ ከስንዴ ሲሰሩ በጣም ንፁህና በጣም አስፈላጊ ናቸው ማለት ነው። እና ሩዝ እንዴ ኢትዮጵያውያን በጣም ጥሩ ሚገኝ ነው። እና ሩዝ በማምረት ሚታወቁት ደግሞ እንደ ህንድና እንደ ቻይና የመሰሉ ሀገሮች በህንድ በጣም ታዋቂ ነው። የባህል ምግብ እስከሚባል ድረስ የደረሰ ነው ማለት ነው። እና ሩዝ ስንበላው ለመብላት አይመችም በጣም አነሳነስ ስለያለ ስለሆነ እና በተለያዩ መልክ ግን ተጠቅመን እንበላዋለን ለምሳሌ በማንኪያ ተጠቅመን ልንበላው እንችላለን። እንዲሁም በእንጀራ አርገን እንዲሁም በዳቦ በሀበሻ ዳቦ ምናምን ነገር ተጠቅመን ልንበላው እንችላለን ማለት ነው። እና ስንበላውም ሆዳችን የመቆየቱ በጣም ከፍተኛ ነው። ለምሳሌ መኮረኒና ሩት ይሄ ሩዝ ብንበላ ሞኮረኒ ከበላን ተቶ ሊሪበን ልርበን ይችላል ሩዝ ግን ቶለውም ላይርበን ይችላል ማለት ነው። እና በሆድ ውስጥ የመቆየት እድሉ በጣም ከፍተኛ እና ለተወሰነ ሰዓታት ሳይርበን ሊጠብቀን የሚችል ነው። እና ሁለተኛው ደግሞ ከስንዴ ስለ ተሰራ ስንዴ በውስጡ በጣም ብዙ አስፈላጊ ነገሮች የያዘ እንትን ነው የእርሻ ከእርሻ ከሚገኙ ነገሮች አንዱ ነው ማለት ነው። እና ይህ በተለያዩ መልኩ ተሰርቶ ይወጣል ለምሳሌ በቀጥታ ከሆነ ስንዴ በቆሎ መልክ ልንበላው እንችላለን። በተዘዋዋሪ ደሞ እንጀራ በመስራት እንዲሁም እንደዚህ ሩዝ ፓስታ በመስራት ሊሆን ይችላል። እንዲሁም ዳቦ በመስራት የሀበሻ ዳቦ የመሳሰሉ ከስንዴ የምሰሩት ማለት ነው። እና ሩዝ መመገብ በጣም ነው ምወደው ሁል ጊዜም ሩዝ እመግባለሁ ምክንያቱም ሩዝ ለኔ አስፈላጊና በጣም ወሳኝ ነው። የሩዝ ገበያ ስናይ ደግሞ ሩዝ እለት በእለት እየጨመረ ነው ምሄደው ያለው። ይሄ ያረገበት ምክንያት ደግሞ አንደኛው የብር መጠን የዶላር መጠን መጨመሩ የዶላር ሽርፊያ ማለት ነው እሱ በመጨመር ምክንያት ሩዝ እንዲወደድ አርጎታል። ሁለተኛ የሩዝ ተጠቀማ ተጠቃሚዎች በመብዛታቸው ምክንያት እና አንድ ሰው አንድ ነገር ተጠቃሚዎች በበዙ ጊዜ ያ ነገር እያነሰ ይሄዳል ማለት ነው። ሁለተኛ ደግሞ ሩዝ በጣም የተወደደበት ምክንያት ስንዴ ስለተወደደ ማለት ነው ምክንያቱ ሩዝ ከስንዴ ሚሰራ ከሆነ ስንዴ በጣም ከተወደደ የሩዝ መጠንም በጣም ከፍ ይላል ማለት ነው። እና በዚህ ምክንያት ሩዝ አሁን በኢትዮጵያ በጣም ሚወደድና በጣም ተወዳጅ ነው። ግን ክፍያውም በጣም እየተወደደ እየሄደ አሁን ከድሮ የነበረ አሁን እጥፍ እጥፍ እጥፍ ነው እያጨመረብን እየሄደ ያለው። እና ይሄ ደሞ እንደ መንግስት ሊቆጣጠረው ሚገባና እንደ ህብረተሰብም ልንወያይበት የሚገባን ሀሳብ ነው ማለት ነው። እና እኔ ሩዝ በጣም ነው የምወደው። ሩዝ ትወዳለህ? ለሚለው ጥያቄ አዎ እኔ ሩዝ በጣም ነው ምወደው። በቀንም እስከ ሁለት ጊዜ እስከ ሶስት ጊዜ ምመገብበት ጊዜም አለ። እና በተለይ ሩዝ ጠዋት ጠዋት በጣም አስፈላጊ ነው። ለጤንነታችን እና የአንዳንዱ ሰው ሩዝ መመገብ ቢወድ እንደ ሀሳብ በጣም የተሻለና አስፈላጊ ነገር ነው ልል እወዳለሁ ማለት ነው። እና እኛ ግን ሙሉ የቤታችን ሰዎች ሁላችንም ሩዝ እንወዳለን ሩዝ እንበላለን ማለት ነው። እና ሩዝ እየበላን ነው ምንኖረው። ይስማማብናል ሩዝ የማስራት ችሎታም አለን። ምክንያቱም ምግብ ማብሰል ራሳችን ቤታችንን ቁጭ ብለን ቤተሰቦች ስለምናበስል ይሄ የበሰለ ሩዝ ደግሞ በጣም አስፈላጊ ነው ምክንያቱም አንደኛው ቤት የተሰራ ከሆነ ንጽህና አለው። ከዛ ተስማምቶን ደስ ብሎንም እንመገባለን ማለት ነው። እና ሩዝ በጣም ነው ምወደው ስድራ ቤተሰቦቼም ይወዳሉ ሩዝ

ቤተሰብ ምን ያህል ጊዜ ይሰበሰባል የሚለው? የኛ ቤተሰብ ይለያያል አንድ ሰው ከሌላ ሰዎች ሊለያይ ይችላል ምክንያቱም አንደኛው የሚሰበሰቡት በአመት ሁለት ጊዜ ወይም ሶስት ጊዜ ሊሆን ይችላል። አንዳንድ ቤተሰብ ደግሞ ጭራሽ ላይገናኝም ይችላል። ይሄ የሚወስነው አንደኛው የቤተሰብ ፍቅር ነው ዋናው ነገር ማለት ነው አንድ ሰው ከቤተሰቡ ጋር ያለው ፍቅር በጣም ዝቅተኛ ከሆነ የመገናኘቱ የመሰብሰቡ ነገርም ያሰያነሰ ይሆናል ማለት ነው። ሁለተኛው ከቤተሰብ ጋር ጥሩ ፍቅር ካለን በቀን ለቀንም ልንገናኝ እና ልንሰበሰብ እንችላለን። እና ይሄ እንደ ዋና ወሳኝ ነገር ከሚባሉት ነገሮች አንዱ ነው። ሁለተኛ ደግሞ ቤተሰብ የሚሰበሰበው አንደኛው በቅርብ ቦታ ከሆነ ነው። ለምሳሌ አንድ ሰው አሜሪካ ነው እዚህ አንዱ ደግሞ ኢትዮጵያ ውስጥ ቢሆን አሁን እነዚህ ሰዎችን ለመሰብሰብ በጣም ዝቅተኛ ነው በዓመትም ላይሰበሰቡ ይችላሉ ማለት ነው። በአመት አልፎ በሶስት አራት አመት ነው ሊገናኙ የሚችሉት። እና እንደዚህ አይነት አጋጣሚዎችን ሊፈጠሩ ይችላሉ። እና ቤተሰብ ምን ያህል ጊዜ ይሰበሰባል የሚለው? የራሴ ግን በአመት እስከ አምስት ጊዜ ቤተሰቦችን ልንሰበሰብ እንችላለን። የምንሰበሰበውም ደግሞ በተለያየ ጊዜያት ነው። ለምሳሌ በቅዱስ ዮሐንስ ወይም በአዲስ አመት በመስከረም አንድ ቀን እንገናኛለን በጥምቀት እንገናኛለን። ጥምቀት ማለት መስከ ጥቅም ጥር አስራ አንድ ማለት ነው። እና ልደትም ልንገናኝ እንችላለን ልደት ማለት ደግሞ ታህሳስ ሃያ ዘጠኝ ቀን እንገናኛለን። እንዲሁም ትንሳኤ እንገናኛለን ትንሳኤ አመት ከአመት ስለሚቀያየር። ቀጥታ የሆነ የተቀመጠ እንደ ጥምቀት ጥር አስራ አንድ እንደምንለው እንደዚህ ግልጽ የሆነ ቀን ስለሌለው እንትን ልናውቀው አንችልም ግን ትንሳኤን አብረን እናሳልፋለን ማለት ነው። እና ከዚህ በተጨማሪም በተለያዩ የደስታ እና የሀዘን ቀናቶችም እንገናኛለን ለምሳሌ አንድ ሰው ቢታመም ወይም አንድ ሰው ቢሞት በዛ እንገናኛለን። እና እንሰበሰባለን ማለት ነው። ሌላ ደግሞ በተለያዩ የደስታ ቀኖችም ልንገናኝ እንችላለን እነዚህ የደስታ ቀናት ከሚባል ደግሞ ለምሳሌ አንድ ሰው ልደቱን በሚያከብርበት ጊዜ ከቤተሰቦቻችን ማለት ነው። ስለዚህ እንሰበስባለን በአንድ ሆነን ልደቱን እናከብራለን ማለት ነው። ሌላው አንድ ሰው ከቤተሰብ ከትዳር ይሄ ደግሞ ትዳር ውስጥ የሚያጋጥም ነገር ስለሆነ በትዳር ቀን ወይም በሰርግ ቀን ሁሉ ቤተሰብ ተሰብስቦ በአንድ ቦታ ሆኖ ይውላል ማለት ነው። እና ከዚህ ያለፈውም በተለያዩ ነገሮች ቀለበት በሚደረግበት ቀን ሊሆን ይችላል። እንዲሁም አንድ ህፃን ሲወለድ ክርስትና የሚባል አለ። አንዲት ሴት በአአ በሰማንያ ቀኗ ጥምቀትን ትጠመቃለች። እንዲሁም አንድ ወንድ ደግሞ በአርባ ቀኑ ይጠመቃል በኦርቶዶክስ ስርዓት ማለት ነው። እና በእነዚህ ቀናቶችን ቤተሰቦች እንሰበሰባለን። እና ቤተሰቦችን ተሰብስበን ግን እንጫወታለን የተለያዩ ሀሳቦችን እንቀያያራለን የፍቅር ደስ የሚል የፍቅር ጊዜም እናሳልፋለን ማለት ነው። እና እነዚህ የመሳሰሉትን በቤተሰብ በምንሰበሰብበት ጊዜ ከምናሳልፋቸው ነገሮች እነዚህ ይመስላሉ። እና ቤተሰብ መሰብሰብ ለእኛ በጣም አስፈላጊ እና በጣም ወሳኝ ነገር ነው። ቤተሰብ ስንሰበሰብ የተለያዩ መፍትሄዎችን ይመጣሉ ይመጣሉ ቤተሰብ ካልተሰበሰበ ግን ፍሬ ፍቅር ይርቃል። አንድ ሰው ከሌላ ሰው ያለው ፍቅር በጣም ያነሰና በጣም የራቀ ይሆናል። ይህ እንዳይሆን ደግሞ የቤተሰብ ስብሰባ በጣም አስፈላጊ መሆኑን ተረድተን እኛ ቤተሰቦች በአመት የምንገናኝበት ቀናቶችን ራሱ ብናወጣ በጣም ደስ ይላል። አንዳንድ ሰዎች እኮ የቤተሰብ የሚያስካሂዱት ስብሰባ በአጋጣሚ ነው የሚሰበሰቡት። እኛ ግን አስበንበት አምነንበት ለምሳሌ እኔ አዲስ አበባ ካለው እናቴ ደግሞ ትግራይ ከሆነች እኔ ወደዛ ሄጄ ወይም እሷ ወደ እኔ መጥታ እንዲሁም ሌሎች ቤተሰቦች ተሰባስበን። የቤተሰብ ስብሰባን እናደርጋለን ማለት ነው። እና የቤተሰብ ስብሰባ በጣም አስፈላጊ ነው። እና እኛ የምንሰበሰበው በአመት አምስት ጊዜ የቤተሰ ቤተሰብን እንሰበሰባለን ማለት ነው።

የትውልድ ከተማ የት ነው ለሚለው ጥያቄ? እኔ የትውልድ ከተማዬ። በትግራይ ቦታ ሲሆን በትግራይ ቦታ ሆኖ ደግሞ ወደ ዞቫዶቭ በሚባል በዛታ በሚባል ከተማ ቦታ ነው ማለት ነው። እና ከተማ ስንል የተለያየ መጠን ነው አንዳንድ ከተማ በጣም ሰፊ አሉ። አንዳንድ ከተማ ደግሞ በጣም አነስ ያለው አሉ ማለት ነው። እና የኔ አነስ ያለ ነው በጣም ሰፊ ሊባል አይችልም። እና ወረዳ ኦፍላ በሚባል አካባቢ ነበር ድሮ የሚጠቃለለው አሁን የራሱ የሆነ ወረዳ ያለበት ነው እና ወረዳ ዛታ ይባላል። በዛታ ደግሞ ዛታ ወይም አዲስ መንደር የሚባል ከተማ አለ። እና በዚህ አዲስ ከተማ ነው ተወልጄ ያደግኩበት። የትውልድ ከተማዬ ዛታ ወይም አዲስ መንደር ይባላል ማለት ነው። ይሄ በአዲስ መንደር እኔ በጣም ብዙ ትዝታዎችን አሉኝ። ምክንያቱም እዛ ስናድግ በህፃንነታችን ብዙ ነገር አሳልፈንበታል ውሃ ስንቀዳ ስንጫወት። ወንዝ ስንይ በወንዝ ላይ ስንይ ከውሃን ስንይ ስንቦረጨቅ ስንወያይ ኳስ ስንጫወት ቀልድ ስንቀልድ ነው ያደግንበት ማለት ነው። እና ይሄ የትውልድ ከተማዬን በምንም ነገር ልረሳው አልችልም። እና እኔ ደግሞ የትውልድ ከተማዬን ሳስታውስ የህፃን በህፃንነት ያሳለፍኩትን ነገሮችን እንዲያስታውስ ያደርገኛል። እና የትውልድ ከተማ የኔ አዲስ መንደር ይባላል

የጥያቄያችን ዋና ርዕስ የሚለው በመስመር ላይ ገዢ ነህ ወይ? ነው የሚለው። አዎ በመስመር ላይ እኔ ገዢ ነኝ። በመስመር ላይ ግዢ እፈጽማለሁ ማለት ነው። እና በመስመር ላይ ግዥ መፈጸም ደግሞ ያለው ጥቅም በጣም ብዙ ጥቅም አለው። ምክንያቱም በመስመር ላይ ግዥ ስንፈጽም አንደኛው ጊዜያችንን በጣም እንቆጥባለን። እና ካላስፈላጊ የሆነ ወጪዎችም ራሳችንን እንከላከላለን ማለት ነው። ሁለተኛው ደግሞ በመስመር ላይ ገዢ ስንሆን ወይም ገዢነትን ስንፈጽም ጊዜያችን ላይ ስንኖር ደግሞ ዋናው ነገር ምንድነው ጊዜያችንን በአግባቡ መጠቀም ነው። አንድ ሰው ጊዜውን በአግባቡ መጠቀም አለበት በአግባቡ ሲጠቀም ነው ከሁሉ ነገር የተሻለ ሰው የሚባለው። እና በአካል ሄደንና በመስመር ላይ ግዢ መፈጸም በጣም ትልቅ ልዩነት አለው። አንደኛ በመስመር ላይ ግዢ ስንፈጽም ጊዜያችንን እንቆጥባለን። እንዲሁም በጣም በፍጥነት ወደ እኛ ይደርሳል። ከለአላስፈላጊ ወጮችም እንከታተላለን እንጠብቃለን ማለት ነው። ስለዚህ በመስመር ላይ ግዢ መፈጸም በጣም ወሳኝ ነው። ምክንያቱም አለም ወደ በመስመር ግዢዎችን እየተቀያየረ ስለሆነ እነዚህ በመስመር ላይ ግዢ መፈጸም ለእኛ በጣም አስፈላጊና በጣም ወሳኝ ነገር ሊሆን ይችላል። እና በአካል ሄደን ግን ገዢ ስንሆን አንደኛው ጊዜያችንን እናወጣለን፤ እናጠፋለን። ሁለተኛ ደግሞ ካላስፈላጊ ወጪዎችን አላስፈላጊ ወጪዎችን ይመጡብናል ማለት ነው። ስለዚህ እኔ ለምሳሌ ወደ መርካቶ ሄጄ የሆነ ግዢን ለመፈጸም ሳስብ አንደኛው ጊዜዬን አወጣለሁ። ሁለተኛ ደግሞ ወደዛ ለመድረስ በጣም ብዙ ነገር ያስፈልገኛል፤ እንደ ታክሲ መክፈል ይቆይብናል። በመንገድ ደግሞ በጣም ብዙ ችግርም ወይም በጣም ጥሩ ነገር ሊያጋጥመን ይችላል። እሱ እንደ ነገሮች ይወሰናል። እና በመስመር ላይ ገዢ ነህ? የሚለው ግን አዎ በመስመር ላይ እኔ በጣም ገዢ ነኝ። በመስመር ላይ በጣም ብዙ ነገሮችን አከናውናለሁ። እና እነዚህ ደግሞ አንደኛው ጥሩ የሆነ ንጹህ የሆነን ነገር መሳሪያዎችን አገኛለሁ። በአካል ከሆነ ግን ሊሸውዱን ይችላሉ ሰዎች። ምክንያቱም ይሄ በቃ አንደኛ ደረጃ ነው። ምናምን ነው። እያሉ ሊሸወዱብን ይችላሉ። እና ከዚህ ሁሉ እኛ የምንተርፈው ግን በመስመር ላይ ገዢ ስንሆን እንፈጽማለን፤ በመስመር ላይ ነው የምንፈጽመው ጥበቃውም በጣም የተሻለ ይሆናል ማለት ነው። እና ሰዎች በመስመር ላይ ገዢ መሆን አለባቸው። ምክንያቱ አለም ወደ መስመር ወደ የመስመር ንግድ እየዞረች ነው ያለችው። እና አለም ወደ የመስመር ንግድ እየሄደች እኛ ደግሞ ኋላ ቀር የሆነ የአካል ግዢ ስንፈጽም በጣም ብዙ ነገር ስለሚያልፍብን ማለት ነው። እና በመስመር ላይ ገዢ ነህ? ለሚለው ጥያቄ አዎ እኔ በመስመር ላይ ገዢ ነኝ ልል እወዳለሁ።

ምን አይነት ዳቦ ትወዳለህ የሚለው? እኔ በጣም ደስ የሚለኝ እኔ በጣም ምወደው የሀበሻ ዳቦ ነው። የሀበሻ ዳቦ በጣም ነው የምወደው የሀበሻ ዳቦ ከብዙ ነገሮች ሊዘጋጅ ይችላል። ግን በብዛት እንደ ኢትዮጵያውያን እንደ ባህልም የምንጠቀመው ለዳቦ የሚሆን ግብአት። ስንዴ ነው በስንዴ ነው የምንጠቀመው ማለት ነው። እና የሀበሻ ዳቦ እኔ ከማንም በላይ እኔ አብልጬ የምወደው የሀበሻ ዳቦ ነው። ምክንያቱም የሀበሻ ዳቦ ስንጠቀም በተፈጥሮአዊ በሆነ መልኩ ስለተሰራ ወይም በኤሌክትሮኒክ ሳይሆን በእሳት የሞቀ። ከዛ ደግሞ በተለያዩ ነገሮችን። እነሱም ንጹህ የሆነ ስለሆነ ይሄ የሀበሻ ዳቦ ለእኛ በጣም ብዙ ጥቅም የሚሰጠን ነው ማለት ነው። እና የሀበሻ ዳቦ እኔ በጣም በጣም እወዳለሁ በጣምም እበላለሁ ማለት ነው። እንዳውም በቤተ ሰቦዎቻችን የሀበሻ ዳቦ ሁል ግዜ ነው የምንጠቀመው ማታ ማታ ሊሆን ይችላል። ጥዋት ጥዋትም ሊሆን ይችላል። እና ለእኛ በጣም አስፈላጊ ስለሆነ ነው ማለት ነው። ይሄ ደግሞ አስፈላጊነቱን ተረድተን ወደ ተግባርን አውለን አንደኛ ባህላችንን እንጠብቃለን የሀበሻ ዳቦ በአለም ላይ እንዲታወቅ ማድረግ ለእኛ በጣም አስፈላጊ ነው እንደ ኢትዮጵያውያን ሳስበው ማለት ነው። እና የሀበሻ ዳቦ እኔ በጣም እወዳለሁ በጣምም ተጠቃሚ ነኝ ማለት ነው። እና ራሴ ነው የሀበሻ ዳቦ ማበስለው። ይሄ ደግሞ ለሁሉ ሰው ደግሞ አስተዋውቃለሁ። ምክንያቱም ባህላችንን ማሳወቅ የኛ አንዱ ዋና ግዴታችንና እና ሀላፊነታችንን መዋጣት አለብን ምክንያቱም አንድ ባህላችንን እኛ ራሳችንን ካላስተዋወቅን ማንም መጥቶ ባህልህን አስረዳኝ ወይም ንገረኝ ሊለን አይችልም። እና በዚህ ላይ የኛ ተሳትፎ በጣም ወሳኝ እና በጣም አስፈላጊ ነው ማለት ነው። እና እኔ የሀበሻ ዳቦ በጣም እወዳለሁ ከተለላዩ ዳቦዎች ማለት ነው። እርግጥ የሀበሻ ዳቦ በአንዳንድ የተለያየ ሀገራት ላይገኝ ይችላል አብዛኛው በኢትዮጵያ ነው የሚታወቀው የሀበሻ ዳቦ የምንለው የኢትዮጵያ ማለት ነው። ይሄ ግን አለምን ተረድቶ ቢጠቀመው በጣም ብዙ ጥቅም ሊሰጠው የሚችል ነው። ለምሳሌ እንደ አምባሻ ሚባል አለ። የተለያዩ የዳቦ አይነቶች አሉ። እነዚህ በጣም ጥሩ ናቸው። በአጠቃላይ ግን ምን አይነት የዳቦ አይነት ወይም ምን አይነት ዳቦ ትወዳለህ የሚለው? እኔ በጣም የምወደው እና ከማንም በላይ አብልጨ የምጠቀመው የሀበሻ ዳቦ ነው ማለት ነው